ቀዝቃዛ ያየር ሁኔታ ትወዳለህ ወይ? ለሚለው አዎ የተለያየ ጊዜና የተለያየ ወቅቶች አሉ ማለትም በየአመቱ የሚፈራረቁ አራት ወቅቶች አሉ። በነዛ ወቅቶች መጠነኛ እየተመጣጠነ ያየር ንብረት ያላቸው የአየር ሁኔታ ያላቸው ወቅቶች ናቸው። ነገር ግን ቅዝቃዜም በተወሰነ መልኩ በምን በአስፈላጊነት በበቂ ሁኔታ። የሚያደርስ ወቅትም ስላለው ቅዝቃዜ ደስ የሚል ስለሆነ ያን ያህል ያልበዛ ቅዝቃዜ መጠን ስለሆነ የቀዝቃዛ የአየር ሁኔታን ይመቸኛል እወዳለሁ ማለት ነው

የምትወደው ቁጥር ስንት? ነው ለሚለው ያው ብዙ ጊዜ የምወደው ቁጥር ሶስትን ሰባትን አስርን ነው ከቁጥሮች መካከል ማለት ነው። እና እነዛም ያው ምናልባትም የተለያዩ የኔ የራሴ የግል የሆነ ምክንያቶች ሊኖሩኝ ይችላሉ። እነዛን ብዙ ጊዜ የተመራጭ የማደርግባቸው ምክንያቶች ግን የምወዳቸው ቁጥሮች ብዙ ጊዜ ሶስት ሰባት አስር ናቸው። ሌሎችም አሉ ግን በተሻለ ሁኔታ እና በጎላ መጠን እነዚህን ቁጥሮች ተመራጭ አደርጋለሁ ወይም እወዳቸዋለሁ ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው ያው ብዙ ጊዜ መጽሐፎችን አነባለሁ ያ ማለት ሳይንሳዊ ፍክሽኝ የሆኑ መጽሐፎችን። አነባለሁ ግን በቀን በቀን ውስጥ በቀን ውስጥ ብናስበው እስከ አንድ ሰዓት እስከ ሶስት ሰዓት ድረስ ሊሆን የሚችል ጊዜን በንባብ ላሳልፍ እችላለሁ ማለት ነው። እና በቀን ውስጥ የሚኖረኝ የንባብ ጊዜ መጠን የጊዜ መጠን ይሄን ያህል ነው ማለት ነው።

ምግብህን ለሌሎች ማካፈል ትወዳለህ ለሚለው? አዎ ምግቤን ለሌሎች ላካፍል እችላለሁ። ምክንያቱም በተለያየ ሁኔታ በተለያየ ጊዜ የምግብ እጥረት የምግብ። ማለት ምግብ የሚያስፈልጋችሁ ሰዎች ሊኖሩ ይችላሉና እነዛን ሰዎች ከማገዝ አኳያ ምግቤን ለሌሎች ላካፍል እችላለሁ ማለት ነው።

ምግቦቼን ታስቀምጣለህ ወይ? ለሚለው አዎ ምግቦቼን በተለያየ ሁኔታና በተለያየ ጊዜ በአግባቡ በጥንቃቄ ምግቦቼን አስቀምጣለሁ ማለት ነው። ያ ማለት እንዳይበላሽ እና እንዳይመረዝ በማድረግ በጥንቃቄ። በቂ የሙቀት መጠን ያለበት እና በጣም ከፍ ያለ የሙቀት መጠን በሌለበት ቦታ ላይ አስቀምጣለሁ ማለት ነው።

የምሳ እረፍቱ ምን ያህል ጊዜ ነው? ለሚለው ያው ብዙ ጊዜ የምሳ እረፍቴ የሚሆነው፣ ከቀትር ስድስት ሰዓት እስከ ሰባት ተኩል እንዲሁም እስከ ስምንት ሰዓት ድረስ፣ የምሳ እረፍት ሊኖረኝ ይችላል። ብዙ ጊዜ ያው ከአንድ ሰዓት ወይም አንድ ሰዓት ተኩል ነው ሊሆን የሚችለው። የምሳ እረፍት ማለት ነው እና፣ በዚህ ጊዜያት ውስጥ ምሳዬን በልቼ የተወሰነ እረፍት የአካል እረፍት ወስጄ የአእምሮ እረፍት ወስጄ፣ ወደ ስራ የምመልስበት የጊዜ መጠን ነው ማለት ነው።